የድሮ ፎቶዎችህን ትይዛለህ ወይ? እኔ አዎ የድሮ ፎቶዎቼን እይዛለው። የድሮ ፎቶዎች የተለያዩ ፎቶዎች አሉኝ። እነዛ ፎቶዎችን በስልኬ ያስቀመጥኳቸው አሉ በኢሜል ያስቀመጥኳቸው አሉ እንደዚሁም ደግሞ በአልበም በቤት ውስጥ ያስቀመጥኳቸው ፎቶ የድሮ ፎቶዎች አሉ። እንደውም ልጅ ሆኜ በልጅነቴ የተነሳሁት ቤተሰቦቼ ያስቀመጡት ፎቶ አለ። እነዛን ፎቶዎችም እኔ ማስታወሻ እንዲሆነኝ ብዬ በተለያየ ቦታ ያስቀመጥኩት ፎቶ አለ ማለት ነው። የኔን ፎቶ የአቀማመጥ ሂደት ይሄንን ይመስላል።